ደመወዝ በየትኛው ቀን ታገኛለህ? ደመወዝ እኔ ደመዝተኛ አደለሁም። ስራዬ ዝም ብሎ ዴሊ ኢንካም የሚያመጣ ነው እንጂ የደሞዝ በየወር የሚያመጣ የመንግስት ሰራተኛ አይደለም። ወይም ደግሞ የካምፓኒ ሰራተኛ አይደለምና። ደሞዝ እኔ ደሞዝ የምቀበልበት ቀን የለኝም።

አልወድም። ሳህኖችን ማጠብ አልወድም። እኔ ብዙ ብዙም ጊዜ ማጠብ እቃ ማጠብ ልብስ ማጠብ አይመቸኝም። እና ሳህኖችን ማጠብ በፍጹም አልወድም። ስለዚህ መልሴ ይሄ ግልጽ ነው። ሳኖችን መታጠብ ትወዳለህ ወይ? ተብሎ ለተጠየቀኝ ጥያቄ መልስ የሚሆነው አልወድም ነው። አልወድም ደስ አይለኝም

የትንም መረብ አልጠቀምም፤ የትንም መረብ ምንም ማየትም መረብ ተጠቅሜም አላውቅም አልጠቀምምም እዛ ውስጥ መተኛትም አልወድም፣ ደስ አይለኝም አልለመድኩም ስላልለመድኩት ማለት ነው፤ የትንም መረብ አልጠቀምም እላለሁ። እኔ የትንም መረብ ህፃን እያለሁ እራሱ እናቴም የተጠቀመች አይመስለኝም እና የትንኝ መረብ አልጠቀምም። እስከማስታውሰው ድረስም ተጠቅሜ አላውቅም።